እሺ ምን አይነት ስልክ ትጠቀማለህ? ነው የሚለው እንግዲህ የኔ ስልክ ሰምሰንግ ነው። እንግዲህ የአይፎን ተጠቃሚ ብሆን ደስ ይለኛል ግን ደግሞ እስካሁን አይፎን። አልገዛሁም ወደፊት ግን እንደምገዛ አምናለሁ። ምክንያቱም የአይፎን ጥቅም ከሰምሰንግ የበለጠ እንደሆነ ስለገባኝ ነው። ግን ደግሞ ይሄን ስልኬን ወድጄውና ፈቅጄው ገዝቼው አሁንም እየተጠቀምኩበት እገኛለሁ። እና ስልክ አጠቃቀማችን ነው ትንሽም ዝቅተኛም ሆነ ከፍተኛም ሆነ አጠቃቀማችን ነው ብዬ አምናለሁ። በትንሹ ስልክ ተጀምሮ ትልቅ ነገሮችን መስራት የሚቻልበት ነገር አለ። እንዲሁም ደግሞ ስልክህ በጣም የሚይዝህ አቅም ኖሮህ የስልክ ማጣት ብቻ ደግሞ ብዙ ችሎታህን ወደኋላ ልታደርግበት የምትችልበት መንገድ አለና። ጥሩ ስልክ መጠቀም በጣም አሪፍ ነገር ነው ብዬም አምናለሁ

እሺ በመስመር ላይ ትማራለህ? አዎ በመስመር ላይ እማራለሁ ይሄ ማለት በመስመር ላይ መማር ማለት እኔ እንደገባኝ ከሆነ። በእያንዳንዱ አቅጣጫ ላይ በምትሄድበት እንዲሁም ደግሞ በስልክም ይሁን ብቻ እየተጓዝክ እያለ ግዴታ ትምህርት ቤት ሳትሄድ ወይም ደግሞ የምትማርበት ቦታ ሄደህ ወይም ደግሞ ተቀምጠህ ለመማር ብቻ ብለህ ሳትቀመጥ የምትማርበት ሁኔታ ነው። እና በምታየው በምትሰማው ነገር ትማራለህ ወይ እንደማለት ነው። እኔ የገባኝ ይሄ ጥያቄ እና አዎ እማራለሁ በማየውም በምሰማውም ነገር ብዙ ትምህርቶችን አገኛለሁ። ላይክ ለምሳሌ አንድ ፊልም እያየሁ ከፊልሙ ለፊልሙን የማየው ለመዝናናት ቢሆን ከፊልሙ የሆነ ነገር ይዤ ብነሳ የሆነ ትምህርት ይዤ ብነሳ ያ ለኔ ትምህርት ነው። ከዛም የሆነ ቦታ እየሄድኩ በመንገድ ላይ ያጋጠመኝ ነገር ለኔ ትምህርት ነው። እና አስተማሪ ቤትም አለ ለመማር ፈቃደኛ ከሆንክ የሚል ነገር አለና ስለዚህ እኔ ለመማር ዝግጁ ነኝ በየትኛው

እሺ የሸክላ እቃዎችን ትጠቀማለህ ይላል? እኔ የሸክላ እቃዎችን በአሁኑ ሰዓት ተጠቃሚ አይደለሁም። ግን ደግሞ ልጅ ሆኜ ሳለ የሸክላ እቃዎች ተጠቃሚ ነበሩ ቤተሰቦቼ እና የሸክላ እቃዎችን በጣም አፍቃሪ ነበርኩኝ። ለምሳሌ ያህል የሸክላ ድስት ነበረው ይሄ ወጥ መስሪያ ማለት ነው። እና ዶሮ ወጥ የሚሰራው በዛ በሸክላ ነበር እና እኛ ቤት ያ ዶሮ ወጥ የተለየ ሽንኩርት የተለየ ቅም ዘይት የተለየ ቅመም የተለየ ቅቤ አይገባበትም። ግን እጅግ በጣም ነበር ሲጣፍጥ የነበረ እውነት ለመናገር አሁን ላይ የምበላው የዶሮ ወጥ የበለጠ ያህ ይጣፍጠኝ ነበረ። ስለዚህ ሸክላ ቀስ ብሎ ስለሚያበስለው እጅግ በጣም ጣፋጭ የሆኑ ምግቦችን የሚያወጣልን ሸክላ ነውና ሸክላ በጣም አሪፍ ነገር አለው። በዛው ልክም ደግሞ ጎጂ ነገሮችም አሉት

የምትወደው ፍራፍሬ ምንድነው? ይላል እንግዲህ የምወደው ፍራፍሬ በጣም ብዙ ፍራፍሬዎችን እወዳለሁ እጅግ በጣም ብዙ ፍራፍሬዎችን እወዳለሁ ግን ከምወዳቸው ውስጥ በጣም ከልጅነቴ በጣም ትዝ የሚለኝ ትርንጎ ነው። እና ትርንጎ የሚባለው ፍራፍሬን በምንድነው የወደድሽው ከተባለ? እንግዲህ ለበአል ለበአል ብቻ ነበረ። እኛ ቤት የሚገዛው እና ለበአል ሲገዛና ሲቆይ ተቆርሶ ነበረ። ተከትፎ ነበረ የሚተዳደል እና የዛን አጋጣሚ ምን አደርግ ነበረ በኪስ እየጨመርኩ ያንን ዱር እያዝኩ ይሄድ ነበር። እስከዚህ ድረስ ነበረ የእሱ መውደድ ማለት ነው። እና ለኔ አብዝቶ ነበር የሚሰጠኝ ያን ማለት ነው። እና ብዙ እንዲገዛ እፈልግ ነበር። ስለዚህ ለሱ ያለኝ ፍቅር በጣም በጣም በጣም በጣም ነው በጣም እወዳለሁ። አሁን ላይ ምናልባት ብዙም አላገኘውም ከዛም በተጨማሪ ብዙም ይሄን ያህል አፍቃሪው ነኝ ማለት ይከብተኛል

ማህበራዊ ሚዲያ? ምን ትጠቀማለህ ይላል እንግዲህ እኔ ማህበራዊ ሚዲያ የምጠቀመው ሶሻል ሚዲያዎች ላይ ምጠቀማቸው። የመጀመሪያ ማህበራዊ ሚዲያ ቴሌግራም ነው። ከዛ ኢሞ እጠቀማለሁ። እንደሁም ደግሞ ቲክቶክ እጠቀማለሁ። የዩቲዩብ እጠቀማለሁ። ለምሳሌ ይሄንን ስራ ላገኝ የቻልኩት ወይም ደግሞ ይሄን ስራ እንድትሰራ ያደረገኝ ዩቲዩብ ነው። ዩቲዩብ ላይ አይቼ ነው እንዲሁም ደግሞ ቴሌግራም ጓደኞቼ ሼር አድርገውኝ ነው። ስለዚህ ከዩቲዩብ ከማየቴ ቴሌግራም ጓደኞቼ ደግሞ ሼር ሲያደርጉኝ እጅግ በጣም ወሳኝና ታማኝነት ያለው ስራ መሆኑ ገባኝ። መስራት ጀመርኩ እኔም በሰራሁት ልክ እንዲቀበለኝ ስለምፈልግ እንዲሁም ደግሞ የምሰራበት ቦታ ላይም ጥሩ ነገር እንዲያገኝ ስለምፈልግ ያንን ፍላጎቴን አሳካለኝ ማለት ነው። ስለዚህ ማህበራዊ ሚድያዎች በጣም ወሳኝ እና አስፈላጊ ነገሮች ናቸው። የምትጠቀማቸው ማህበራዊ ሚዲያዎች ግን መለየት በጣም አስፈላጊ ነገር ነው ብዬ አምናለሁ

እሽ ሌላኛው ጥያቄ ግጭቶችን ማስተካከል ትችላለህ ወይ? ይላል እንግዲህ ግጭቶችን ማስተካከል በጣም ወሳኝና አስፈላጊ ነገር ነው። በዚህም አምናለሁ ግን ደግሞ እኔ ግጭቶችን ከማስተካከል ይልቅ ዝም ማለት እመርጣለሁኝ። እና ዝምታ ግን ጥሩ እንዳልሆነ ማለት ዝም በምትልበት ሰዓት ዝም ማለት አለብህ። ዝም ማለት በሌለብህ ደግሞ ዝም ማለት የለብህም ግጭቶች ሲፈጠሩ ሁል ጊዜ መወያየት በጣም አስፈላጊ ነገር ነው። ከዚህ በፊት በነበረኝ ኤክስፕሪያንስ ስላየሁት ማለት ነው። ስለዚህ ማንኛውንም ግጭቶች ላይ ተወያይቶ ማስተካከል በጣም አስፈላጊ ነው ዝምታ ጥሩ አይደለም። ዝምታ መልካም አይደለም። ይሄንን አምኜበታለሁ በህይወቴ የተማርኩት ነገር ነው። ይሄንን ደግሞ ለማስተካከል ይሄ ልምድ ወይም ደግሞ ባህሪ የተባለውን ነገር በአንዴ መቅረብ ስለማይቻል ቀስ በቀስ ነው። እና እኔ ከዚህ በፊት ተምሬ ቀስ በቅስ እየቀረብኩ አሁን እያስተካከልኩ በመነጋገር መፍታት እንደሚቻል አምኜ ግጭቶችን ለማስተካከል እየሞከርኩኝ ነው

ሰዎች እንዴት ታስተዋውቃለህ ሰዎችን እንዴት ታስተዋውቃለህ? ሰዎችን በተለያየ መንገድ አስተዋውቃለሁ። ለምሳሌ በስራ ምክንያት ከሆነ ያንን እኔ በቅርበት የማውቀውን ሰው የስራ ሁኔታውን ገልጻለሁ። ከዛ ስሙን እገልጻለሁ እከሌ ይባባል ከዚህ ቦታ ነው የመጣው። ወይም ደግሞ እዚህ ስራ አላፊነት አለው እዚህ ስራ ላይ ነው የሚሰራው። ጓደኛዬ ነው ተዋወቀው ጓደኛዬ ናት ተዋወቃት ብዬ አስተዋውቃለሁ በስራ ምክንያት በጣም ብዙ ሰዎችን አስተዋውቃለሁ። በስራ ምክንያት ኔትወርኪንግ ላይ ስሰራ ማለት ነው። ምክንያቱም ኔትወርኪንግ ከሰዎች ጋር ኮሚኒኬት ማድረግ ነው ከሰዎች ጋር መነጋገር ነው ከሰዎች ጋር ስትግባባ ነው። ስራህ ከፍ ሊልልህ የሚችለው የስራ ደረጃ ማለት ነው። በዛ ምክንያት ሰዎችን አስተዋውቃለሁ ከዛ። በአጋጣሚ እኔ ጓደኛዬ በጓደኝነት ምክንያት ጓደኛ ደግሞ እንደየሁኔታው ነው የማስተዋውቅ። እንደየሁኔታው ሰዎችን ላስተዋውቅ እችላለሁ በአጋጣሚ ለምሳሌ ከእናቴ ጋር እየሄድኩ እያለሁ ጓደኛዬን ካገኘሁት እናቴ ናት ተዋወቃት ብዬ አስታውቅ

አካባቢውን ይወዱታል ወይ? ይላል አካባቢዬን በጣም ነው የምወደው። የተወለድኩበትንም የምንወርብበትንም በጣም እወደዋለሁ። ከምን አንፃር እወደዋለሁ ከምን አንፃር እወደዋለሁ ከተባለ ደግሞ ለምሳሌ የተወለድኩበትን ወይን አደጋ የሆነ ቦታ ነበረ ሀገር ማረም ከስሙርዳ ይባላል ወረዳ ላይ ነው የተወለድኩትኝ እና በጣም የሚያምር መልካ ምድር ያለው ብዙ አትክልት የሚበቅሉበት በቃ የአየር ንብረቱ ተስማሚ ሙቀት ያልሆነ እንዲሁም ደግሞ ብርዳማ ያልሆነ በጣም የሚመች መልካም የሆነ እንዲሁም ደግሞ በጣም ብዙ አዝርትም የሚዘሩበት የሚበቅሉበት የሚሆኑበት ሰዎችም ተወዳጅ ስለነበሩ በጣም እወደዋለሁ። አሁን የምኖርበትን ደግሞ በስራ አማካኝነት ነው እንግዲህ አዲስ አበባ የምኖረው። የአየር ንብረቱን በጣም ቆንጆ ነው። ምክንያቱም ሰዎችን ፍቅር ከሰጣቸው ፍቅር ስለሚሰጡ። ይሄንንም

እሺ አዳዲስ የስራ ግንኙነቶችን ትፈጥራለህ ይላል? አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ። ይሄ ማለት ከዚህ በፊት። ኔትወርኪንግ ስሰራ በጣም ከብዙ ሰዎች ኮሚኒኬት ማድረግ እንዴት እንደምችል። አውቄበታለሁ ኒውተር ኪንግ። ሳይሆን ያገኘሁበት ከሰዎች ጋር እንዴት መግባባት እንዳለብኝ። ይሄን ነገር አውቄያለሁ አውቄበታለሁ እና በጣም የምወደው ነገር ነው ኔትወርኪንግ። ከዚያ በተጨማሪ አዳዲስ የስራ ግንኙነቶችን ማንኛውም ስራ አለ ከተባለ ከሰዎች ተግባብቼ መስራት እችላለሁ። በዚህ አጋጣሚ በጣም ደስ ይለኛል እና ከሰዎች ጋር። አዲስ የስራ ግንኙነትን በፍጥነት መፍጠር ይሄ ትልቅ ችሎታ ነው። በዚህ ችሎታዬ ደግሞ በጣም ነው ደስ የሚለኝ። የትኛውም ቦታ ቢሆን ሰዎች ጋር ለመስራት አልተቸገርም በሆነ ሰዓት።

ወተት ትጠጣለህ አዎ ወተት እጠጣለሁ። ወተት ትኩስ ወተት የተፈላ ወተት በጣም እወዳለሁ እጠጣለሁ። እንደውም በፊት ልጅ ሆኜ እዛው ከላም ታልቦ እዛው ጋር አፍልቼ ነበር የምጠጣው። አሁን ደግሞ ያ ስለማይገኝ ይሄ ፍሬሽ የሆነ ወተት እዛው በዛው ስለማላገኝ የተለያዩ ቦታዎች ወተት እያዘዝኩ እጠጣለሁ። ግን በሆነ አጋጣሚ የገጠመኝ አንድ ገጠመኝ አለ። ወተት አዝዤ ልጠጣ አሞኝ ነበር እና ወተት እዘዙልኝ ብዬ ለሰው ነው ላየኩት ሰዎች ይዘውልኝ መጡ ያ ወተት በጣም ስኳር በዝቶበታል። እና ወተት ለትንሽ ቀን በዛ ምክንያት አስጠልቶኝ ነበር። እና ወተት የማያፈሉ ሰዎች ወተቱ ምን ያህል ንጹህ ነው? ወተቱ ምንድነው ከምንድነው የሚለውን ነገር ማጥናት መቻል አለባቸው ብዬ አምናለሁ። በዚህ አጋጣሚ ወተት ተጠቃሚ ነኝ። ወተት እወዳለሁ ወተት እጠጣለሁ።

ቀትር ምን ትመገባለህ? እንግዲህ ቀትር ማለት ምግብ ሰዓት ላይ ምሳ ሰዓት ላይ ምን ትመገባለህ ነው? ጥያቄው እንግዲህ ምሳ ሰዓት ላይ ብዙ ጊዜ የምመገበው ሽሮ እመገባለሁ። በየአይነት እመገባለሁ በየአይነት ሲባል ጎመን፣ ሽሮ፣ ምስር በቃ አትክልት ነገሮች ነጭ ወጥ እንደዚህ አይነት ነገሮችን እመገባለሁ። ድንች ወጥን ማለት ነው። ከዛ ውጪ ስጋ እመገባለሁ ስጋ ወጥ ቀይ ወጥ ማለት ነው ያንን እመገባለሁ። ከዛ ውጪ ምስርም እበላለሁ ምስር ውጥ ምግብ ሰዓት ላይ እበላለሁ። ብዙ ጊዜ ግን በጣም ደስ ብሎኝ ልበላው የምችለው ቀይ ወጥ። ማለት ቀይ ወጥ ስል ቀይ ወጥ እያልኩ ያለሁት የስጋ ወጥ ማለት ነው። ቀይወ ጥ ብዙ ጊዜ ተመችቶኝ ደስ ብሎኝ ምግብ ሰዓት ላይ ሰዓት ላይ መመገብ እችላለሁ